ሰላም ጤና ይስጥልኝ እንዴት ዋላችሁ እኔ ደህና ነኝ እግዚአብሔር ይመስገን። ስራህን ትወዳለህ ወይ? ይላል የዛሬው ጥያቄ ማለት ነው። ስራዬን በጣም እወደዋለሁ። ምክንያቱም የሚያኖረኝ ስራዬ ነው ማለት ነው። ስራዬን በአግባቡ በጥንቃቄ ስሰራ ኑሮዬ ይስተካካላል። ራሴንና ቤተሰቦቼን ሀገሬን መጥቀም እችላለሁ ማለት ነው። መጀመሪያ ለራሴ ስኖር ከዛ በኋላ ለሌሎች መኖር እችላለሁ ማለት ነው። ስለዚህ ምን ለማለት ፈልጌ ነው። ስራ እጅጉን ጠቃሚ ነው። ስራ የሚሰራ ሰው ደግሞ ሁሌ ደስተኛ ነው ማለት ነው። ሁል ጊዜ ደስተኛ ለመሆን? ምንድን ነው የሚያስፈልገው። ስራን መስራት መቻል ስራን በአግባቡ መስራት ያስፈልጋል። ስራን መውደድ ያስፈልጋል ልክ እኔ እንደማደርገው ማለት ነው። እኔ አሁን ስራዬን በጣም የምወደው እና በስራዬ ደግሞ እረካለሁ። ስራ ሰርቼ የሆነ ነገር ጀምሬ ስጨርስ እርካታዬ ጥግ ላይ ነው የሚደርሰው። በደንብ ነው የምረካው ማለት ነው። ይሄ ከምን የመጣ ነው? ስራን ስለምወድ ስራን ስለማፈቅርና ስለማከብረው ነው ማለት ነው። ስራ ያስከብራል። ስራ ከውጤት ያደርሳል። ስራ ህፍረትን ይቀንሳል። ስራ ያልታሰበ ድንጋጤን ያስቀራል። ወይም ደግሞ መታመም ሊሆን ይችላል። መጨናነቅ ሊሆን ይችላል። እነዚህ እነዚህን ነገሮች ያስቀርልናል ማለት ነው። ስራ መስራት ስለዚህ እኔ እንደራሴ ስራዬን እወደዋለሁ። ስራዬን ስወደው ደግሞ ከልቤ ነው የምወደው። ስለምወደው ደግሞ ከልቤ ነው የምሰራው። ከልቤ ስለምሰራው ደግሞ ውጤታማ ነኝ ማለት ነው። ስራን መውደድ ወይም ደግሞ ስራን ማክበር ምን ምንድን ናቸው ጥቅሞቹ? የሚለውን ስናይ አንደኛ ራሳችንን እንድናይበት ይረዳናል። ሁለተኛ የአእምሮ ሰላም እናገኝበታለን። ሶስተኛ አገልግሎት እንሰጥበታለን በዙሪያችን ያሉ ሰዎችን እናገለግልበታለን። ሰዎችን ማገልገል ደግሞ በራሱ ሌላ ጥቅም አለው ማለት ነው። ስለዚህ ምንድነው ማንሳት የምፈልገው? ስራን መውደድ እጅግ በጣም አስፈላጊ ነው። የምንወደውን ስራ ደግሞ በስነ ስርዓቱ በአግባቡ መስራትም ሌላ የሚጠበቅብን ነገር ነው ማለት ነው። እና ምንድነው ስራን መውደድ ያስፈልጋል። ስራን በስነ ስርዓት አውቆ አክብሮ ወዶ መስራት ያስፈልጋል። ስራህን ስትወስድ እና ለስራ ቆራጥ ሆነህ ተነስተህ በቁርጠኝነት የምትሰራ ከሆነ። አንድ ስራህን ትወዳለህ ሰዎች ደግሞ ሌሎች ሰዎች ስራህን አይተው አንተን ይወዱሀል ማለት ነው። ይሄ ምንን ፈጠረ ማለት ነው? ማህበራዊ ህይወት ወይም ደግሞ ማህበራዊ ቀረቤታ ወይም ደግሞ ማህበራዊ ጉርብትና እጅጉን የከረረ እጅጉን የጠበቀ ይሆናል ማለት ነው። በጥቅሉ ምንድን ነው ለማለት የፈልግኩት? ስራ ጠቃሚ እንደሆነና ስራን መውደድ ደግሞ እጅግ በጣም ጠቃሚ እንደሆነ ልገልጽላችሁ ፈልጌ ነው ማለት ነው። እና ደግሜ ደጋግሜ እንደምለው ስራዬን በደንብ እወደዋለሁ። ስራዬን አከብረዋለሁ። የምኖረው ስራዬን እየሰራሁ ነው የሚያኖረኝ ስራዬ ነው ማለት ነው። ስለዚህ ስራዬን እወደዋለሁ።